በቤት ውስጥ ያሉትን የቤት እቃዎች በጠቅላላ እጠቀማለሁ እነሱም ሶፋ ወንበር ለማረፍ ጠረጴዛ መመገቢያ ድስት ማክሹካ ማንኪያ ጭልፋ ድስት እነዚህ ለመመገብ እጠቀማለሁ። እንደገና በቤት ውስጥ የትኛውንም እቃ ቤት ውስጥ ያሉትን አግልጋሎቶቹ የስራዎችን ለመከናወን ለመጨረስ መጠቀም ይሆናል ማለት ነው ይሄ ነው።

ፀጉሬን እወደዋለሁ እንከባከበዋለሁ በየቀኑ አበጥረዋለሁ ቅባት እቀባለሁ እንደገናም እታጠባለሁ ይሄም ፀጉሬን በተለያዩ ስቴዶች ለማስተካከል ይረዳኛል። ፀጉሬንም እቆረጣለሁ ፀጉሬን ተቆርጬ እታጠባለሁ ቅባቶች ተቀብቼ እንደገና ፀጉሬ ጥሩና ያደገና ምቹ የረጅም ፀጉር ይኖረኛል

የምወደው አትክልት ካሮት ነው። አጥቤ ቆርጬ እበለዋለሁ በጣም ስለሚጣፍጥም በጥሬውም ተበስሎም ከተለያዩ አትክልቶች ጋር ከእነ ሩዝ ከእነ ስጋ ከእነ ድንች ከተለያዩ አትክልቶች ጋር ተበስሎ አንድ ላይ እበለዋለሁ ብዙ ንጥረ ነገር ስላለውም ለጤናዬ በጣም ጠቃሚ ነው ይህም ጤናዬን ለመጠበቅ ይረዳኛል። ስለዚህ ከምወደው ካሮት

በቤት ውስጥ መሆን እመርጣለሁ ቤት ውስጥ ሰላም አለው ሁለተኛ ጌሞችን መጫወት እችላለሁ ፊልም አያለሁ ሙዚቃ አዳምጣለሁ። ከራሴም ጋር ረጋ ብዬ ነገሮችን ለመሰል ለማስተካከል ጥረት ለማድረግ ይረዳኛል እዝናናለሁ። ከውጭ ከመሆን ይልቅ ቤት ውስጥ ብቻዬን ስሆን ደስተኛ እሆናለሁ። ብዙ ነገሮችህ እንዲጠቅመኝ ያደርገኛል እና ቤት ውስጥ መሆኑን እወደዋለሁ

የሙዚቃ መሳሪያ መጫወት አልችልም። ነገር ግን ብዙ መጫወት የምፈልጋቸው ሙዚቃ መሳሪያዎች አሉ ጊታር ቫዮሊን የተለያዩ አይነት የሙዚቃ መሳሪያዎች መጫወት እፈልጋለሁ። ይህንንም በቅርቡ መማር እፈልጋለሁ ከመጀመሪያ ከጊታር ብጀምር ደስ ይለኛል። ከዛ ወደ ቫዮሊንና ወደ ሌሎች ሙዚቃ መሳሪያዎች ባልፍ በጣም የምወደው ነገር ነው። ይሄንንም ለማሳካት ጠንክሬ እሰራለሁ አስቤያለሁ

ወተት እጠጣለሁ ወተት ከምወዳቸው የሚጠጣ ውስጥ አንዱ ነው በቀን አንድ ኩባያ ወተት እጠጣለሁ በካልሽዬም የብለጸገ ስለሆነ ለጤናም በጣም ጥሩ ነው። አፍልቼም በቀዝቃዛውም እጠጣለሁ ከቡናም ጋር እጠጣለሁ ከቡናም ጋር ሲሰራ በጣም ቆንጆ ነው። ወተት ወተት ለጤናም ለሁሉም ነገር ጥሩ ነው። ወተት ጠጡ ሁላችሁም ብዬ እመክራችኋለሁ

የምወደው ፍራፍሬ ብዙ ነው ከእነሱ ውስጥ መካከል ሙዝና ብርቱካን ይጠቀሳሉ ብርቱካን በጣም ጣፋጭና በጁስ መልክም መጠጣት የሚቻል ፍራፍሬ ነው። ሁለተኛው ሙዝ ነው ሙዝ በጣም ቆንጆና ጣፋጭ ፍራፍሬ ነው። እንዲሁም በባዶ መገቡ አለዠዳቦ እመገበዋለሁ በጣም ቆንጆ ፍራፍሬዎች አሉ። ጣፋጭ ፍራፍሬዎችን መውደድ ለጤና ጥሩ ነው።

አዲስ አመትን በደማቅ ሁኔታ አከብራለሁ ከቤተሰቦቼ ጋር ከእናቴና ከእህቴ ጋር የሚያዝናኑ ነገሮችን በማድረግ አከብራለሁ። እንዲሁም የተለያዩ አይነት የበአል ምግቦችን በመብላት የተለያዩ አይነት የበአል መዝናኞችን በመመየት እና በተለያዩ አይነት በበዓል የምደረጉ ነገሮችን በማድረግ በዓልን አሰልፋለሁ። በዓል አመት በዓል አዲስ አመት በጣም ደማቅ በሆነ መንገድ ይከበራል። አዲስ አመት ማክበር በጣም ያስደስተኛል።

በብእር እጽፋለሁ በእርሳስም እጽፋለሁ ብእርን ሁል ጊዜ በአብዛኛው ጊዜ የሚጠቀመው ብእር ነው ምክንያቱም ብእር ደማቅና ኖርማል ጽሁፎችን ለመጻፍ እገለገልበታለሁ። እርሳስ ግን የሚጠፉ ነገሮች ስዕሎችን ለመሳል እርሳስ እጠቀማለሁ። እርሳስ ስለሚጠፋ በጣም ለተለያዩ አይነት ለእርግጠኛ ላልሆንኩባችሁ ስራዎች በጣም እርሳስ ጠቃሚ ነው። ብእር እርግጠኛ ላልሆንኩባችሁ ነው እግዶች እና ለተለያየ የ እትለት ጽሁፎች ይጠቀምበታል

ለስራ አልጓዝም ግን ብዙ ለስራ የሚጓዙ ሰዎችን አውቃለሁ ለምሳሌ ይሄን ወደ ወደብ እቃ ለማምጣት የመኪና ሹፌሮች ብዙ ጊዜ ሲሄዱ ያሉ ለወራቶች ይቆያሉ እንዲሁም ከዚያም ቆንጆ ቆንጆና ረካሽ የሆኑ እቃዎችን ወደ ሀገር ቤት ይዘው ይመጣሉ ይሄም ለስራ መጓዝ ምን ያህል ፈታኝና እሩቅ እንደሆነ ልገነዘብ አስችሎኛል። ለስራ መጓዝ አሁን ግን እየተጓዝኩ አይደለም

የምመኘው የእረፍት ጊዜ ወደተለያዩ ትልልቅ የጨዋታ ቦታዎች መሄድ ነው ይሄም በቴሌቪዥን ያየኋቸውን እና ለረጅም ጊዜ አደርጋቸዋለሁ ብዬ ያለምኳቸውን ጨዋታዎች እንድጫወት ይረዳኛል ያግዘኛል እናም እዛ መሄድ በጣም የምመኘው የእረፍት ጊዜ ይሄ ነው። የተለየ እዛ ለመሄድ ያለኝ ጉጉት ከሌላ የመነጨ ሳይሆን የነዚህን ነገሮች ከማድረግ የመነጨ ነው

የቤቴ ጣሪያ ከቆርቆሮ የተሰራ ነው ይህም ጠንካራ ረጅም ጊዜ የሚቆይና መሰረታዊ የጣሪያ መስሪያ ግብአት ነው። ነገር ግን ሀይለኛ ዝናብ ሲዘንብ ይህ ሀይለኛ ጩኸት ያለው ግን ደግሞ አንዳንዴም እንደ ሙዚቃ መሳሪያ ድምጽ ይመስላል። ሆኖም ይሄ የቤት ጣሪያ ቆርቆሮ ቀለም ይቀባል አንዳንዴም አይቀባም እና የቤት ጣሪያ የተሰራው ከዚህ ቆርቆሮ ነው

ፎቶዎቼን ብዙ ጊዜ በፎቶ አልበም አስቀምጣለሁ እንዲሁም አንዳንድ ጊዜ ግን የማይሆን ቦታ አስቀምጣቸውና እጠፋሉ ይሄም በጣም አስፈላጊ ስራዎች ሲሰራ ስፈልግ ብፈልጋቸው አጣቸዋለሁ። በዚህን ጊዜ በጣም እናድዳለሁ ነገር ግን ብዙ ጊዜ የፎቶ አልባም ውስጥ የማስቀምጣቸውን ፎቶዎች በቶሎ አገኛቸዋለሁ። ይሄም ለፎቶ ደህንነቴ እና ለአስፈላጊ ነገሮች በፍጥነት ለማግኘት ይተጠቅመኛል።

ብዙ መጽሐፍ የማንበብ ልምድ የለኝም በሳምንት ግን የተወሰነ ቀላት መጽሐፍ ማንበብ እፈልጋለሁ በሳምንት ሙሉ ቀን በቀን በቀን መጽሐፍ ባነብ ደስ ይለኛል ምክንያቱም መጽሐፍ ብዙ አይነት የእውቀት የተከማቹበት እና ጥሩ ጥሩ መረጃዎች አሉበት ነው። መጽሐፍ ማንበብ በጣም አስደሳሽ ነው። መጽሐፍ ምናልባት ካነበብኩ በመንበብበት ቀን በቀን የተወሰኑ ሰዓታትን ለማንበብ እሞክራለሁም አነባለሁም

ጭንቀት ሲሰማኝ የተለያዩ ጭንቀት ሊያስረሱ የሚችሉ ነገሮችን አደርጋለሁ ፊልም አያለሁ፤ ሙዚቃ አዳምጣለሁ፤ እንደውም የተለያዩ አይነት ጭንቀት እንዲቀንሱ የሚችሉ ነገሮችን አደርጋለሁ። ከጭንቀት ለማምለጥ ብዙ ጊዜ የተለያዩ አይነት የሚያዝናኑ ነገሮችን ማድረግ ጠቃሚታ አላቸው ምክንያቱም ጭንቅላት በሚዝናና ጊዜ ጭንቀት እና ድብርት ይጠፋል። ይሄም ጥሩ ነው

ሾርባ እወዳለሁ በተለይ ከምወዳቸው ግብአት የተሰሩ ሾርባዎችን በጣም እወዳለሁ። የቂንጭ ሾርባ፤ የአትክልት ሾርባ፤ በጣም ለጤና ጥሩ ነው እንዲሁም ቅዝቃዜ በሚኖር ሰዓት። ወደ ሙቀት ያስገቡናል ሾርባ ፈሳሽ ነው። እንዲሁም ውሃ የሚገኝበታል ከውስጡ ሾርባ መጠቀም ለሁሉም ነገር ጥሩ ነው። ሾርባ ተጠቀሙ ብዬ እመክራለሁ።

መዋኘት አልችልም ግን በተለያዩ ጊዜ የመዋኛ ገንዳዎች ውስጥ ገብቼ አውቃለሁ መዋኘት። ከታች የመዋኛ ገንዳው እሩቅ ያልሆነ አጭር መዋኛ ገንዳ ውስጥ ለመለማመድ ብዙ ጊዜ ገብቻለሁ ግን በዛው ትቼዋለሁ። ሳልለምድ ግን መዋኘት መልመድ እፈልጋለሁ እርግጠኛ ነኝ ወደፊት ጎበዝ ዋናተኛ እንደምሆን አልጠራጠርም። በቅድም ጊዜ መዋኘት መለማመድ እጀምራለሁ።

ምግቦችን ለሌሎች ሰዎች አካፍላለሁ ብዙ ጊዜ እኔ በምጠግብበት አልያም ደግሞ ባልጠግብም ምግብ መብላት ለሚያስፈልጋችሁ ሰዎች ምግብ ማካፈል እወዳለሁ። ምግብ ማካፈል የሌላ ሰው ጥሩ ነው። ምክንያቱም በጎ ተግባር ነው። ምግብ ስታካፍሉ የሰውን ህይወት እያተረፋችሁ ነው። የሰውን ቀልብም እየመለሳችሁ ነው። ከጭንቀት ትመልሳላችሁ ምግብን ማካፈል ይለመድባችሁ

ምግቤን በሳህን እመገባለሁ ምግብ በሳህን ሁል ጊዜ በቀን ሶስቴም ብዙ ምግብ በሳህን ነው የምመገበው። እና ማንኪያ አንዳንዴ እጠቀማለሁ እንደ ሩዝ እና የተለያዩ አይነት ማንኪያ እና ሹካም ያስፈልጋቸው ምግቦች ሲሆኑ የተለያዩ አይነት የመመገበያ እቃዎችን እጠቀማለሁ። ብዙ ጊዜ ግን በእጄና ሳህን ላይ አድርጌ ምግብ እንመገባለሁ።

የስራ ልብስ አልለብስም ምክንያቱም ስራዬ ለስራ ልብስ ለመልበስ አስፈላጊ ስላልሆነ ግን ደግሞ ብዙ ሰዎች እና ብዙ ስራዎች ላይ የስራ ልብስ ይጠቀማሉ የስራ ልብስ ከተለያየነት የስራ ቆሻሻ የተለያየ እንግልት ያገለግላል። የስራ ልብስ መልበስ ይሄን ይሄን ጠቀሚቶች እንዳሉ ታውቃለሁ።

ባህላዊ ምግቦችን እወዳለሁ በጣም በአንደኛ ደረጃ የምወደው ዶሮ ወጥ ነው ከዶሮው ይሰራል ከዶሮው በሽንኩርት ወጥ ተደርጎ በጣም ቆንጆ እና ጣፋጭ ነው። ባህላዊ ምግቦች ውስጥ ዶሮ ወጥ ስጋ ወጥ እንዲሁም ጥብስ በጣም ጥሩ ናቸው። ዶሮ ወጥ ላይ ግን በዳቦ በአምባሻ ስበላው በጣም ይጣፍጠኛል። እና ዶሮ ወጥ ከምወደው ባህል ምግቦች ውስጥ አንደኛው እና ቀዳሚው ነው

ልብሶቼ በስርዓት የተቀመጡ ናቸው። ልብሶቼን አጣጥፌ በስን ስርዓት አስቀምጣለሁ ምክንያቱም ያልተጣጠፉ ልብሶች ስለሚያስጠሉና በስንት ስርዓት ሳይቀመጡ ሲገኙ በጣም ስለሚያስጠሉ በስርዓት የተቀመጡ ልብሶችን ማስቀመጥበት ቦታ አለኝ። በስርዓት አጣጥፌ አንድ ቦታ አስቀምጣችኋለሁ በስርዓት ልብሶችን በስርዓት ማስቀመጥ ጠቀሜተው ጥሩ ነው

ብዙ ጊዜ የምጠቀመውና የምወደው ልብስ ጅንስ ነው ጅንስ ሱሪ መልበስ እወዳለሁ ስታየል አለው እንደገናም ደግሞ ይመቻል ረጅም ጊዜ የመቆየትም ብቃት አለው እንዲሁም ከለሩ በተለያየ አይነት የጅንስ ከረር አለ ጥቁር ነጭ ሰማያዊ ብዙ ጊዜ ግን ሰማያዊ እና ጥቁር እጠቀማለሁ ጅንስ በጣም ከምወደው ልብስ አይነት ውስጥ አንዱ ነው።

በተፈጥሮ ውስጥ መራመድ እወዳለሁ በተፈጥሮ ውስጥ መራመድ ደስ ይላል ቀልብን ያረጋጋል ደስታን ይሰጣል። በተፈጥሮ ውስጥ በተለይ አበቦች ሳር ውሃ ያለበት ቦታ በጣም ያስደስተኛል። ተፈጥሮ ራሷ በጣም ቆንጆ ናት። በጣም ብዙ ዛፎች ያሉበት እንዲሁም ብዙ አበቦች ያሉበት ቦታ በጣም አስደሳች ነው።

የይለፍ ቃሎችን ጠብቃለሁ በጣም ብዙ የለፍ ቃሎቻቸው አሉኝ እንዲሁም በጥብቅ የይለፍ ቃል ማስቀመጫ ቦታ አስቀምጣለሁ የለፍ ቃልን መጠበቅ ከተለያዩ አይነት ማጭበርበር ይጠብቃል የለፍ ቃሉን በጣም ረጅም እና ውስብስብ ማድረግ ጠቀሜታ አለው የይለፍ ቃሎትን በስነ ስርዓት ይጠብቁ። አመሰግናለሁ

ቀትር ወይም ምሳ ሰዓት ብዙ አይነት ምግቦችን የመመገብ ልማድ አለኝ። ብዙ ጊዜ ግን እንጀራ በወጥን እበላለሁ። እንጀራ በወጥ ይጣፍታል። ብዙ አይነት ወጦች እና ብዙ አይነት የወጥ ግብኣቶችን እጠቀማለሁ። ብዙ ጊዜ ግን ሁሉ ጊዜ ከእንጀራ ጋር ነው ምበላቸው። እና እንጀራ በወጥ ይጣፍጣል በጣም ጥሩ ነው። ምሳ ሰዓትን በጣም አሪፍ ነው።

የአካል ብቃት እንቅስቃሴ አደርግ ነበረ አሁን ግን የአካል ብቃት እንቅስቃሴ ማድረግ ቀንሻለሁ ነገር ግን የአካል ብቃት እንቅስቃሴ ወደፊት በደንብ ለማድረግ እቅድ አለኝ። የአካል ብቃት እንቅስቃሴ ማድረግ ለጤና በጣም ጠቃሚ ነው። ብዙ የከካል ብቃት እንቅስቃሴዎች አሉ ከቀላል የአካል እንቅስቃሴ ጀምሮ እስከ ከባድ የአካል ብቃት እንቅስቃሴዎችን ማድረግ በጣም ለጤና ጉልህ ሚና አለው። የአካል ብቃት እንቅስቃሴ ወደፊት እንደማደርግ ተስፋ አለኝ።

ወደ ብዙ መዝናኛ ቦታዎች ተጉዤ አውቃለሁ መዝናኛ ቦታዎች መጓዝ እወዳለሁ። እንዲሁም የተለያየ የሚያመምሩ ቦታዎችም የመጓዝ እቅድ አለኝ። እንደውም ወደፊት አለም አቀፍ ጉዞ ተጓዥ ብሆን ደስ ይለኛል። በተለያየ አይነት ቅርሶች ባይ የተለያዩ አይነት መዝናኞች ብዝናና በጣም የምወደው ነገር ነው። ይህንን ለማሳካት ከአሁኑ እቅድ ይዤ ነው ያለሁት ወደፊት እንደማሳካው እርግጠኛ ነኝ

ማር እወዳለሁ ማር በጣም ጣፋጭ ምግብ ነው። ከዳቦ ጋር ቀብቼ መብላት ያስደስተኛል እንዲሁም ማር ለጤናም በጣም ጠቀሜታ አለው። እንዲሁም ማር ሳይበላሽ ረጅም ጊዜ መቆየት ይችላል። ብዙ አይነት የማር አይ አይነቶች አሉ። ማር ከንብ ቀፎ በንብ የሚሰራ ነው። ማር ሲወጣ የተወሰነ ወራት ፈጅቶ በጣም ቆንጆ ሁኔታ ይወጣና እኛ እንበላዋለን። ማር በጣም እወዳለሁ

ቅመማ ቅመም የበዛበት ምግብ እወዳለሁ ምክንያቱም ቅመማ ቅመም የበዛበት ምግብ ጣፋጭና ልዩ ጠረን ያለው ነው። ቅም ቅመም የበዛበት ምግብ መብላት ጤናም ይጠብቃል አንዳንዴ ግን የጤና ጉዳትም አለው ብለው ይናገራሉ። እኔ ግን ቅመማ ቅመም የበዛበት ምግብ መብላት እወዳለሁ ምክንያቱም በጣም በጣም በጣም ጣፋጭ ነው። ቅመማቅመም የበዛበት ምግብ በጣም ጣፋጭ ከመሆኑም ሌላ ያስደስታል

ላፕቶፕ የለኝም። ግን ደግሞ ላፕቶፕ መግዛት እቅድ አለኝ ምክንያቱም ኮምፒውተር የተለያዩ የዲስክቶፕ አፕሊኬሽኖች ለመጠቀም ስለሚያስፈልግ ላፕቶፕ ለመግዛት እቅድ አለኝ እየቆጠብኩ ነው። ግን ደግሞ ላፕቶፖች ላይ በተለያዩ አይነት ስራዎችን መስራት ብፈልግም ለጊዜው የለኝም። ግን ደግሞ የተለያዩ ጌሞችን ለመጫወት የተለያዩ ስራ ለመስራት ላፕቶፕ መግዛት ጥሩ ነው። እሱም ለመግዛት እቅድ አለኝ

የምመርጠው የሙቀት መጠን መካከለኛ የሆነ ነው። ይሄ ምክንያቱም መካከለኛ ሙቀት ብዙም አይበርድም ብዙም አያቀዘቅዝም ይሄ በጣም ለሰዎች ተስማሚ የሙቀት መጠን ነው። በጣም ከበረደ ቀዝቃዛ ነው ብርድ አለ ደስ አይልም። በጣም ሲሞቅም ያቃጥላል ላብ ያመነጫል ደስ አይልም። ስለዚህ መካከለኛ የሙቀት መጠን ያለው ጥሩና ጠቀሜታ ደስ ይላል

ዶሮ የለኝም። ግን ደግሞ በአካባቢያችን ብዙ ዶሮ ማርቢያ ቦታዎች አሉ በውስጣቸውም ብዙ ሺህ ዶሮዎች ይገኛሉ እንቁላልም ብዙ እንቁላል ይጥላሉ ያ እንቁላል እበላለሁ። ዶሮ ማርባት በጣም ጠቀሜታ አለው። ጣፋጭ ናት ዶሮ በአጭር ጊዜ ለማርባት ትችላለህ። ዶሮ በጣም ጥሩ ነገር ናት።

በእግር ብዙ ርቀት የመጓዝ ልምድ አለኝ በብዙ ኪሎ ሜትሮች መጓዝ እችላለሁ። አስፈላጊ ምግብ ከበላውና ጉልበት ካለኝ ረጅም መንገድም የመሄድ ልምድ አለኝ። አንዳንድ ሰዎች ግን የአጭር ርቀት መንገድ የመድከም ሂደት አላቸው። እኔ ግን ያን የለኝም ብረግር ረጅም ርቀት መሄድ እችላለሁ። እናም ያ በጣም ለጤናም ጠቀሜታ እንዳለው ይነገራል

ሩዝ በጣም ከምወዳቸው ምግቦች ውስጥ አንዱ ነው። ሩዝ መብላት ያስደስተኛል በካሮት በእንቁላል በድንች በተለያዩ አይነት አትክልትና ምግቦችን በማስገባት በመቀላቀል እመገባለሁ። ሩዝ መመገብ በጣም ለጤና ጥሩ ነው። እንዲሁም ደግሞ እኔ ሩዝ ከተመገብኩ ረጅም ጊዜ ሳልበላ መቆየት እችላለሁ። ሩስ መብላት በጣም ያስደስተኛል ሩስ ተመገቡ

መስመር ላይ ግዢ አንዳንድ ጊዜ አደርጋለሁ ብዙ ልምድ የለኝም አዲስ ስለሆነ ይሄ የግዢ አይነት። ልምምዱ ግን ደግሞ በመስመር ላይ ግዢ ማድረግ ህይወትን ያቀላል እስከቤት እቃውን የማድረስ አገልግሎትም ስላላቸው ብዙ ጊዜ የምወዳቸውና ከፍተኛ ክብደት ያላቸውን ነገሮችን ያንን በማዘዝ እጠቀማለሁ እና መስመር ላይ ግዢ ማድረግ አንዳንድ ጊዜ ልምድ አለኝ

ፀሀይ ስትጠልቅ መመልከት እወዳለሁ ፀሀይ ስትጠልቅ መመልከት እርካታ ይሰጣል በጣምም ደስ ይላል። አንዳንድ ጊዜ ብቻዬን ከፍተኛ ቦታ ላይ ተቀምጬ ፀሀይ ስትጠልቅ እመለከታለሁ። ፀሀይ ስትጠልቅ ብርቱካናማ ከለር አላት። እንደገና ፀሀይ ስትጠልቅ ያለው ድባብ ደስ ይላል ሙቀቷም ለስለስ ያለ ሙቀት አላት። እና ፀሀይ ስትጠልቅ መመልከት እወዳለሁ

በልጅነቴ ብዙ እመወዳቸው ጨዋታዎች ነበሩ ከዛ አንደኛው ነው አንደኛው ሩጫ ነው በልጅነቴ በጣም ሩጫ መሮጥ አበዛ ነበረ። በዛ ምክንያት ቀጥዬ አሁን ብዙ የሩጫ ሜዳሊያዎች አሉኝ። ከወርቅ ጀምሮ እስከ ነሀስ ያሉ ሜዳሊያዎች በልጅነቴ ብዙ እመወዳቸው ጨዋታዎች ቢኖሩም ሩጫ በጣም ጥሩና ጤንነትን እየጠበቀልኝ ነው

ከፀሀይ የምትጠበቀው ቤት ውስጥ በመቀመጥ ነው ብዙ ጊዜ ቤት ውስጥ በመቀመጥ አሳልፋለሁ። ስራዬም ከቤት ውስጥ እንድወጣ ስለማያደርገኝ ብዙ ጊዜ ቤት ውስጥ አሳልፋለሁ እና ከፀሀይ በዚህ እጠበቃለሁ ፀሀይ መሞቅ ግን የጤና ጠቀሜታ አለው ማብዛትም ጉዳት አለው። እኔ ግን ፀሀይ ፈልጌው ባይሆንም ከፀሀይ እጠበቃለሁ። ቤት ውስጥ በመቀመጥ እና ቤት ውስጥ መቀመጥ ከፀሀይ የምትጠበቅበት አግባብ

የድምጽ መልእክት የመላክ ልምድ የለኝም በጽሁፍ መጽሐፍ ደስ ይለኛል ምክንያቱም በድምጽ ማውራት ብዙ ደስ ስለማይለኝ ጽሁፉ ደግሞ ያስደስተኛል ምክንያቱም ጽሁፍ መጽሐፍ ደፋር ያደርጋል። በጽሁፍ መልእክት መላላክ በጣም ደስ ይለኛል። ድምጽ መልእክት ልኬ የማውቅ አይመስለኝም። ወደፊትም ድምጽ መልእክት ለመላክ እቅድ የለኝም አልፈልግምም። ግን ደግሞ እንጃ አስፈላጊ ነገር ካለ ለመላእክ እገደድ ይሆናል

በእጅ መሸመን አልችልም ግን በሀገራችን ብዙ ሸማኔዎች አሉ በጣም ቆንጆ ቆንጆ ልብሶች በሽመና ይሰራሉ እንደውም በሀገራችን የባህል ልብስ የሚባለው ከሽመና የሚሰራ ነው። ነጭ በጣም የሚያምር ልብስ ነው። በእጅ መሸመን የሚችሉ በጣም ብዙ ሰዎች አሉ ባለሙያ ናቸው የሚያማምር ልብስ ይሰራሉ። እንዲሁም በውድ የሚሸጥ የሀገር የባህል ልብስ የሚሰራዉም ከሽመና ነው

ባህላዊ ልብስ እለብሳለሁ በትውልድ ጊዜ ለባአል ጊዜ ብዙ ጊዜ የሀገራችን ባህላዊ ልብስ የሚለበሰው በባአልና ልዩ ልዩ ፕሮግራም ጊዜ ነው። እናም የባህል ልብሶች በጣም የሚያምሩና ብዙ የባህል ልብሶች አሉን። የባህል ልብስ መልበስ ደስ ይላል የባህል ልብስ ለበአል ለተለያዩ ዝግጅቶች መልበስ በጣም የሚያስደስት ነገር ነው። የባህል ልብስ ልበሱ

ኮከቦችን መመልከት እወዳለሁ። በሰማይ ላይ ብዙ አይነት ኮከቦች አሉ ከእነዚህ መካከል ደማቆቹ ኮከቦች። ይጠቀሳሉ አንዳንዴ የትኞቹ ኮከብ ምንድን ናቸው? ብዬ በህዋ መመልከቻ አጉሌ መነፀር ለመመየት እፈልጋለሁ። ወደፊትም ይህንን አጉሊ መነፀር ገዝቼ መጠቀም እፈልጋለሁ። ብዙ ግን ኮከቦች በጣም ያሚያማምሩና ብዙ ቅርጽ የሚሰሩ ኮከቦችን በሰማይ ላይ መመልከት ይቻላል

ሁለት ቋንቋዎችን መናገር እችላለሁ አማርኛ እና እንግሊዘኛ ይባላሉ አማርኛ የአፍ መፍቻ ቋንቋዬ ነው። እንግሊዘኛም ጥሩ ሁኔታ እችላለሁ እነዚህን ሁለት ቋንቋዎች ሌላም ቋንቋ መማር እፈልጋለሁ ወደፊትም ሌሎች ብዙ ቋንቋዎች ለመማር እቅድ አለኝ። ጊዜ ካለኝ። ቋንቋዎች መቻል ብዙ ጠቀሜታ አላቸው ከሰዎች ጋር እንድንግባባ ይረዱናል።

የትኛውም የቀኑ ሰዓት ይመቸኛል ለእኔ እስከተመቸኝ ድረስ ምክንያቱም በዛ ሰዓት እኔን የሚያስደስተኝ ነገር የምሰራ ከሆነ የሚመቸኝ ምሳሌ ጌም የምጫወት ከሆነ የትኛውም ሰዓት ያስደስተኛል ጠዋትም ከሰአትም ማታም እስካልደከመኝ ድረስ ማለት ነው። ስለዚህ የትኛውን ቀኑን ትወዳለ ለሚለው ጥያቄ መልስ ሊሆን የሚችለው በየትኛውም ሰዓት የሚለው ነው። ይሄ ነው ሁላችንም የሚያስማማው

ዜና ከብዙ የዜና አውታር ምንጭ አገኛለሁ ከቴሌቪዥን፤ ከማህበራዊ ሚዲያ፤ ከሬዲዮ፤ እንዲሁም ከጋዜጣ፤ ዜናዎችን አገኛለሁ። ብዙ ጊዜ ግን ማህበራዊ ሚዲያ እጄ ላይ ስማርት ፎን ስላለ የማህበራዊ ሚዲያ ዜናዎችን አያለሁ ከዛ በተረፈ ቴሌቪዥን ነው ቴሌቪዥን አያለሁ ማለት ነው ሬድዮ አንዳንድ ጊዜ፤ ጋዜጣ አንዳንድ ጊዜ እጠቀማለሁ ከዚህ ነው ዜናን የማገኘው

በቤተሰባችን ብዙ ባላት እናከብራለን ለምሳሌ እንደ ገና፤ እንቁጣጣሽ፤ ፋሲካ፤ ጥምቀት፤ የመሳሰሉ አብዛኛው ባላቶችን በደስታና ብዙ ጨዋታዎችን ብዙ ዝግጅቶችን በማዘጋጀት እናከብራለን። በዓል ማክበር በጣም ደስ የሚል ነገር ነው ብዙ ምግብ አለ ብዙ አይነት ዝግጅቶች ብዙ አይነት መዝናኛዎች አሉ እነዚህን በመተግበር በዓላት እናሳልፋለን

በበጋ ወቅት የማደርገው ምንም የተለየ ስራ የለም። መሰረታዊና የተለመደ ህይወቴ እኖራል ሆኖም ግን የፀሀይ ወቅት ስለሆነ በክረምት ማድረግ የማልችላቸውን ተግባሮች የመፈጽም እችላለሁ። ሆኖም በጋ ላይ ግን ይሄ ነው የተለየ ብዬ የምናገረው ስራ የለም ሊኖር አይችልም። ምክንያቱም መሰረት መደበኛ ህይወቴን በበጋ ስለመኖር ማለት ነው። ሶ በጋ የተለየ አዲስ ታሪክ የለውም

የቴክኖሎጂ ችግር ሲያጋጥመኝ ወደ መፍትሄ አመ አመራለሁ ብዙ ጊዜ በራሴ የምፈታቸው ቴክኖሎጂ መፍትሄዎች ስላሉ እነሱን ቀድሜ እሞክራለሁ ከዛም በዘለለ ከድረገፀ መረጃ በማሰባሰብ መፍትሄ ለመምጣት እሞክራለሁ። ይሄ ሁሉ ግን ሳይሳካ ከቀረ መጨረሻ የተመረጠ ባለሙያ ዋጋ ወስጄ ችግሩን ለመፍታት ጥረት አደርጋለሁ

ካልተገደድኩ በቀር በቡድን መስራት አልወድም። በቡድን መስራት ብዙ አይነት ብጥብጥ ያስከስታል። ከቡድኑ አባላቶች ጋር አደገኛ ብጥብጥ ውስጥ ትገባለህ ስለማንሰማማ እንችላለን። ሆኖም ግን የግድ ከሆነብኝ በቡድን ስራ አለው እና ደግሞ የቡድን አባላቶቹ ጥሩ ሰው ከሆኑ ከእነሱ ጋር የመስራት እድል ይኖረኛል በደንብ እሰራለሁ ማለት ነው። ከዛ ውጪ ግን በቡድን መስራት አልወድም።

ልብስ ማጠብ በጣም ከምጣላቸው ነገሮች ውስጥ አንዱ ነው። እና ብዙ ጊዜ ልብስ ማጠብ አልወድም ተገድጄ ካልሆነ ልብስ አላጥብም። ሌላ የሚያጥብልኝ ሰው እፈልጋለሁ። ካልተገኘ ግን እንደምንም ብዬ ራሴን ለማጠብ እሞክራለሁ። ሆኖም ግን ልብስ ማጠብ በጣም ከሚያስጠሉ ስራዎች ሪከርድ ብይዝ እኔ አሁን ልብስ ማጠብ ነው ሪከርድ ይዛ የማስይዘው የነበረው እና ይሄ ነው።

ልብስ በእጅ አጥባለሁ ልብስ በማሽን ለማጠብ ማሽን ሊኖር ይገባል። ማሽኑን ለመግዛት ደግሞ ውድ ነው ስለዚህ ልብስ የግድ በእጅ ለማጠብ ብድገደዳለን። ሆኖም ግን ልብስ ማጠቢያ ማሽን ቢገዛ ደስ ይለኛል። ልብስ ማጠብ በጣም ስለምጠላ በልብስ ማጠቢያ ማሽን በእጅ ባላጥብ በጣም ደስተኛ ነኝ። ሆኖም በእጅ ነው የማጥበው አሁን ግን

እህል መፍጨት በእጅ አልችልም ወፍጮ ቤት የምናስፈጨው እያንዳንዱ እህል ወፍጮ ቤት የሚፈጨው ዘመናዊ ወስኖ ምናልባት በገጠር አካባቢ በእጅ የሚፈጩ ይኖራሉ። በእጅ ይፈጫሉ እያንዳንዱም በቆሎም የትኛውንም አይነት እህል እህሎች በእጅ መፍጨት በድንጋይ መፍጨት የፈጫሉ። ሆኖም ከተማ ውስጥ ግን በወፍጮ ቤት ስለምናስፈጭል እህል መፍጨት በዚህን ያህል ደረጃ ነው የማውቀው

ትንኞች ከተማዎች ስለምኖር አብዛኛው ብዙ ትንኞች የሉም ወደ ገጠር አካባቢ ግን ትንኞች አሉ እዛ ባህላ የሆነ መሳሪያዎቹ ይጠቀማሉ ትንኞቹን ለማባረር ዋናው ጭስ ነው። ሌላው አጎበር ነው። ሲተኙ የሚጠቀሙት ከተማ ውስጥ ግን ብዙ ጭስ ትንኝ የለም። አንዳንዴ ክረምት አካባቢ ግን ሲኖሩ ትንኞች በቀላሉ በጭስ በማስወገድ እንከላከላቸዋለን። ይሄን ያህል የሚያስቸግም ትንኝ የለም

ሳህኖችን ማጠብ አልወድም ጭራሽ የቤት ስራ ብዙ መስራት አልወድም። ሆኖም ግን ምግብ ከበሉ የሳህን ስለሚቆሽሽ ማጠብ የግድ ነው። የዛን ጊዜ ሳህኖችን ለማጠብ እገደዳለሁ በሳሙና አድርጌ በማሻ ሳህኖቹን ውሃ ውስጥ በመክተት በደንብ ሳህኖቹን በማሸት በደንብ ነው የማጥባቸው። የዛኔ ንጹህ ይሆናሉ ለቀጣይ ምግብ ዝግጁ ይሆናሉ

ስጦታ መስጠት እወዳለሁ አይፋሪፍ ስጦታዎችን ለበአል እና ለአንዳንድ ዝግጁ ለሰርግሌ ልደት ስጦታዎችን አበረክታለሁ መገዛውን በጣም ልዩ የሆነ ስጦታ መርጬ ነው። እንደ አቅም ያህል ገንዘብ ካነሰኝ አነስ ያለ ስጦታ እገዛለሁ። ሆኖም ግን ብዙ ጊዜ ውድ ውድ ስጦችን እንደ አቅሜ መግዛቱ እወዳለሁ። ልናል ለሰው ስጦታ ወሰጣለሁ ለደዳት ለፕሮግራሞች በጠቅላላ

የምወደው ምግብ ስጋ ነው ከስጋ ውስጥ ዶሮ አንደኛ እወዳለሁ። ዶሮ ወጥ በጣም ይጣፍጣል ሁለተኛ ከስጋ የበር የበግ ስጋ ከሆነ ደግሞ። ቅቅል ጥብስ ቋንጣ። ጥብስ ቀይ ወጥ ሁሉም ነገር እወዳለሁ በስጋ የተሰራ ነገሮችን በጠቅላላ እወዳለሁ። ከዚህ ሁሉ ውስጥ ግን በጣም የምወደው አንደኛ ዶሮ ወጥ ነው። ዶሮ ወጥ በባል የሚሰራ በጣም ጣባጭ ነው። እሱ በአንደኛ ድረጃነት እወዳል

ኢሜሎች አልልክም። ብዙ ኢሜሎች ግን ይደርሱኛል። ለማልክበት ምክንያት ምንም አይነት ልክለት ምክንያት ስለሌለ ነው። ሆኖም ግን አንዳንድ ጊዜ ቅሬታ ለአንዳንድ ድርጅቶች ማስገባት ስፈልግ ኢሜሌን እጠቀማለሁ። ሆኖም ግን ይሄን ያህል ኢሜል የመላክ ልምዱ የለኝም። ብዙ ኢሜሎች ግን እቀበላለሁ ኢንቦክሴ በኢሜል የተሞላ ነው።

ኢሜል እጠቀማለሁ ከጥቅሞች መካከል አፕሊኬሽኖች ውስጥ ለመግባት እንደገናም ደግሞ። ከተለያዩ አይነት ስራዎች መልእክት ለመቀበል መልእክት። ለመላክ ግን ሆኖም መልእክት መቀበሎች ውስጥ በጣም ብዙ ኢሜሎች ገብተው ማንበብ ይከብደኛል። ሆኖም ምቹ ቀን መልጬ እነዛን ኢሜሎች አነባለሁ አስተካክላለሁ እመድባለሁ እልካለሁ

የቀረ ምግብ መብላት አልወድም ምክንያቱም የተለያየት በሽታ ሊያስተልፍ ስለሚችል እንደዚሁም የቀረ ምግብ መብላት ስለማልወድ። ሆኖም ግን የራሴን ምግብ አብስዬ በትኩሱ በስነ ስርዓት እመገባለሁ ከሰውም ምግብ ካሰራው በስንት ስርዓት ሙሉ ለሙሉ ጨርሼ እመገባለሁ። እናም የቀረ ምግብ መብላት አልወድም በዚህ ምክንያት

ኮፍያ ማድረግ እወዳለሁ። ሆኖም ብዙ ጊዜ ኮፍያ አልጠቀምም ግን አንዳንድ ጊዜ ለፀሀይ መከላከያ ኮፍያ አደርጋለሁ። የተለያየ ከለር ኮፍያ እወዳለሁ ከእርሱ ውስጥ ግን ጥቁር ኮፍያ የበለጠ ምርጫዬ ነው። ሰማያዊ ቀይም ብዙ ጊዜ እጠቀማለሁ ከጥቁሩ ቀጥሎ ኮፍያ ለፀሀይ መከላከል ማድረግ ከፀሀይ ቃጠሎ ይከላከላል

በብዙ ህዝብ መካከል መሆን አልወድም። ለብቻዬ ጊዜ ማሳለፍ ደስ ይለኛል። ለብቻዬ ሆኜ የተለያዩ አይነት መዝናኞዎችን እያየሁ አሳልፋለሁ። በዚህ መካከል መሆን ብዙ ምቾት አይሰጠኝም። ለምን እንደሆነ እኔም እርግጠኛ አይደለሁም። ሆኖም ግን በብቻዬን የመሆን የሚያስደስተኝ ያህል በህዝብ መሃል መሆን ደግሞ በተቃራኒው ብዙም ደስታ አይሰጠኝም።

ጊዜዬን በደንብ አስተዳድራለሁ ከእንቅልፌ ስነሳ መጀመሪያ ከጧት እስከ ከሰአት ምን ማደግ እንዳለብኝ አስቤ አዘጋጅቼ እሰራለሁ። መሳሳት እንደደረሰ ምሴን ካባላው በኋላ ከሃምሳ ሰዓት እስከ ማታ ምን ማደግ እንዳለብኝ አስሽ አሰናድቼ አስቀምጣለሁ። ከማታም በኋላ እስከምተኛ ድረስ ምን ማድረግ እንዳለብኝ አሰናድቼ ያንን በእቅዴ መሰረት ተገብራለሁ

በስልክ ገንዘብ እልካለሁ ከባንክ ባንክ ገንዘብ እልካለሁ ለሰው እቃ ገዝቼ እከፍላለሁ ለሰው በስጦታ መልክ እልካለሁ። እንደገና ደግሞ ለተለያዩ አይነት አግርግሎት ክፍያዎች በሞቢየል ገንዘብ እከፍላለሁ። የሞባየል ገንዘብ ህይወትን ቀለል ያደርጋል። ጥሬ ገንዘብ ማያስ ሳያስፈልግ በቀላሉ ለተገለገልንባቸውም ሆነ ለሚያስፈልጉን ክፍያዎች ለመክፈል ጥቅም ይሰጣል

ኢንተርኔት አለኝ የሞባይል ዳታ አንዳንድ ጊዜ ዋይፋይ እጠቀማለሁ ኢንተርኔት ስልኬ ውስጥ ፎር ጂ ሲም አለ ፎር ጂ ሲም እና አሊሚትድ ኢንተርኔት አንዳንዴ ካልሆነ ሊሚትድ የሆነ በቂ ኢንተርኔት አቅም አለኝ። ሆኖም ግን አሁን ፋይፍ ጂ ለማስገባት ወደ ፈጣን ኢንተርኔት ለመሸጋገር ደግሞ እቅድ አለኝ ይሄንን እቅዴን ደግሞ በቅርብ እዚህ አሳካለሁ ብዬ አስባለሁ

የስራ ቦታዬ ቤት ውስጥ ስለሆነ ምቹ ነው እንደፈለግሁ አመቻቼ ለመስራት ይመቸኛል። የቤት ውስጥ መስራት አንዱ ትልቁ ጥቅሙ ይሄ ነው። ሆኖም የስራ ቦታዬ አሁን ካለበት ምቾት የተሻለ ምቾት ለመስጠት እቅድ ይዤ በተግባር እየሰራሁበት ነው። ቢያንስ ለ በአንድ አመት ውስጥ ምቹ ሆነ የስራ ቦታዬ ቤት ውስጥ ስለሆነ ምቹ ነው እንደፈለግሁ አመቻቼ ለመስራት ይመቸኛል። የቤት ውስጥ መስራት አንዱ ትልቁ ጥቅሙ ይሄ ነው። ሆኖም የስራ ቦታዬ አሁን ካለበት ምቾት የተሻለ ምቾት ለመስጠት እቅድ ይዤ በተግባር እየሰራሁበት ነው። ቢያንስ ለ በአንድ አመት ውስጥ ምቹ የሆነ

የቀን መቁጠሪያ አስፈላጊ ለሆነ ጊዜ እጠቀማለሁ ብዙ ጊዜ ግን ቀን ራሱ እረሳለሁ ምክንያቱም አስፈላጊ ስላልሆነ ለምሰራው ስራ በጣም አስፈላጊ ሲሆን ግን የከስልኬ ላይ ያለውን የቀድሞ ቁጠሪያ አውጥቼ እየተጠቀምኩ በዛ ጥሩ መረጃ አገ አገኛለሁ። ወደፊት ግን የቀን መቁጠሪያ ስራ ሲያጋጥመኝ ያንን የቀን መቁጠሪያ ለመጠቀም እቅድ አለኝ

ብዙ አይነት ጫማ እወዳለሁ ቤት ውስጥ ከሆንኩ ነጠላ ጫማ እወዳለሁ ምክንያቱም ነጻነት እየሰጣል እግር አያስጨንቅም አያሸትም ውጪ ስወጣ ግን ሽፍን ጫማ እወዳለሁ ምክንያቱም ውጪ ካለ የተለያዩ ነገሮች ይጠብቃል ከአቧራም ሆነ ከተለያየ አደጋ እንዲሁም ያምራል። እንደዚህ ስለዚህ ብዙ አይነት ጫማ እጠቀማለሁ በግሌ ይሄ ነው

የክላውድ ማከማቻ አልጠቀምም። ለምን የማልጠቀምበት ምክንያት ብዙ ነው የመጀመሪያ ደረጃ ኢንተርኔት በጣም ይጠቀማል ይሄን ደግሞ በእጄ ነፃ ማከማቻ እያለኝ ክላውድ ማከማቻ መጠቀሙ ብዙ አግባብ አይደለም። ሆኖም ግን ወደፊት አስፈላጊ በሆነ ጊዜ ክላውድ ማከማቻ ለመጠቀም አስቤያለሁ። እቅድ ውስጥ አስገብቼዋለሁ

ቤቴን አስፈላጊ በሆኑ ጊዜያቶች በተቀላቀል አጸዳለሁ ቢያንስ በሳምንት ሁለት ጊዜ ቤቴ ማጥፅዳት አለብኝ። አጸዳለሁም ይህ ሆኖ ቆሻሻ ከያዙ ለተለያየ አይነት በሽታ ያጋልጣሉ እንዲሁም ለአይንም ደስ አይሉም። ልብስ ያቆሽሻሉ ስለዚህ እያንዳንዱን እቃዎች እወለውላለሁ መወለወል ያለበትም መታጠቢ ያለበትን አጥባለሁ

የግል ማጓጓዣ ስለሌለኝ የህዝብ ማመላሻዎችን እጠቀማለሁ ከእነሱ መካከል ባስና ታክሲ ተጠቃሽ ነው። ከሁለቱ ባስ ርካሽ ነው። ረጅም ርቀት ይሄዳል ሆነን ታክሲ ለ አመቺ ነው። በእግሬ አጭር ርቀት ሲሆን በእግሬ የመጓዝ ልማድ አለኝ። የህዝብ ማመላለሻ ትራንስፖርት የምትጠቀመው ረጅም ርቀት ለሚሆን ጉዞ ነው። ይሄን የህዝብ ማመላለሻ እጠቀማለሁ

ዝም ብዬ ፎቶ ማንሳት አልወድም። ግን አስፈላጊ በሆኑ ሰዓት ፎቶ አነሳለሁ ፕሮፌሽናል ካሜራም የለኝም። ብዙ ጊዜ የሞባይል ካሜራዬን እጠቀማለሁ። ይህም የሆነበት ምክንያት በእጅ ያለው ስማርተፎን በቀላሉ ካሜራው መገኘት ስለሚችል ነው። ቆንጆ ቆንጆ ፍቶንሽል ለማንሳት እወዳ እሞክራለሁ። ፎቶ ማንሳት ባለብኝ አግባብ ይሄም ለተለያዩ ስራዎች ለተለያዩ የሚያምሩሽ ነገሮች ሳይ ለማንሳት እጠቀምበታለሁ።

ብዙ አይነት መጠጦችን እወዳለሁ ከእነሱም መካከል ወተት ለስላሳ ውሃ ይጠቀሳሉ። በአንደኛ ደረጃ ወተትን ነው የምወደው። ይህም በጣም በንጥረ ነገር የበለፀገና ጣፋጭ ነው። ቀጣይ ለስላሳ መጠጥ ነው። ለስላሳ መጠጦች ጣፋጭ እና ደስ የሚሉ ናቸው። ቀጣይ ውሃ ነው። ውሃ ደግሞ ለጤና በጣም ጠቃሚ ነገር ነው

ምጠቀምበት አንድ ትራስ አለኝ ምቹ ትራስ ነው ሆኖም ግን አሁን እድሜው ስለሄድ ስላረጀ አዲስ ትራስ ለመግዛት እቅድ አውጥቻለሁ። ወደ ገበያም ሄጄ የዋጋ ጠይቄ በጣም በአሪፍ ዋጋ አዲስ ትራስ አግኝቻለሁ ቀጣይ ሳምንት አዲሱን ትራስ እገዛለሁ። ከዛ በምቹ እንቅልፍ እተኛለሁ በአዲስ ትራስ መተኛት በጣም ደስ ይላል። ምቹና እንቅልፍ በጣም እንዲህ ይወስዳል

ወደ ገበያ መሄድ አላዘወትርም ምክንያቱም የቤቱን እቃ የምገዛው እኔ አይደለሁም ቤተሰብ ነው የሚገዛው። ሆኖም አንዳንድ ጊዜ ወደ ገበያ እሄዳለሁ። ቢያንስ በሳምንት አንዴ ወደ ገበያ የሚሄድበት አጋጣሚ አለ። ወደ ገበያ የሚሄደው አስፈለጌ እቃዎችን ለመግዛት ወይም አስፈላጊ እቃዎችን ለመጠየቅ ነው። ይህም በእቅድ ያዝኳቸውን ገዛለሁ ብዬ እቅድ ያወጣሁባቸውን ነገሮች ለመግዛት ወይም ለመጠየቅ ይረዳኛል

ቀልድ መናገርም ሆነ መስማት እወዳለሁ ግን ቀልድ ለመናገር ብቃት ያስፈለጋል የተወሰነ ቀልድ መናገር እችላለሁ ብዙ ጊዜ ሰዎችን አስቃለሁ በአብዛኛው ጊዜ ግን አይሳካልኝም ሆኖም ግን ቀልድ በጣም የሚያስደስተኝ ነገር ነው። ወደፊትም የቀልድ ብቃት ለማዳበር ጥረት እያደረኩ ነው። ተሳክቶልኝ ቀልደኛ ሰው እንደምሆን ተስፋ አደርጋለሁ